ብዙ ጊዜ የምመርጠው በእቤት ውስጥ መሆንን ነው። ያው በፊት ላይ ግን ህፃን እያለሁ ከ ውጭ ላይ መሆን እምመርጠው ውጭ ወጥቼ መዝናናት ምናምን ነገር ነው የምመርጠው። አሁን ላይ ግን ያው ቤት በደንብ እንትን የምለው እቤት ውስጥ ነው እቤት ውስጥ መሆን ነው የምመርጠው። አሁን ላይ ግን ያው ስራ ምንም ስለምሰራ ቤት ውስጥም ስራ ስለምሰራ ኦንላይን ስራዎችን ሰራልሁ የቤት ስራዎችን እቤት ያሉኝን ስራዎችን ስለምሰራ። ለዛ ይመስለኛል እመቤት ውስጥ ነው በደንብ ሞር ኢንተረስት ያለኝ መሆን መቀመጥ የምፈልገው ማለት ነው። ያው ብዙ ጊዜው ውጭ ስወጣ ብዙም ፊሊንግ ደስ አይለኝም መሸማቀቅ ምናምን ምናምን ነገር ይመጣል። ያው አሁን ላይ እና የልጅነትህ እንትኔ ግን በጣም እየተለዋወጠ መሆኑን በዚሁ ማስተዋል ችያለሁ ማለት ነው። በፊት ላይ በደንብ ውጪ ነው መውጣት የምፈልገው ብዙ ጊዜ ያ ቤት ውስጥ መቀመጥ አልወድም። በቃ ያስጠላኛል። ውሎዬን በቃ ጠዋት የወጣሁኝ ማታ ነበር የምገባውኝ። ለዛ ይመስለኛል እመቤት ውስጥ ነው በደንብ ሞር ኢንተረስት ያለኝ መሆን መቀመጥ የምፈልገው ማለት ነው። ያው ብዙ ጊዜው ውጭ ስወጣ ብዙም ፊሊንግ ደስ አይለኝም መሸማቀቅ ምናምን ምናምን ነገር ይመጣል። ያው አሁን ላይ እና የልጅነትህ እንትኔ ግን በጣም እየተለዋወጠ መሆኑን በዚሁ ማስተዋል ችያለሁ ማለት ነው። በፊት ላይ በደንብ ውጪ ነው መውጣት የምፈልገው ብዙ ጊዜ ያ ቤት ውስጥ መቀመጥ አልወድም። ጌሞችን ፊልሞችን በማየት ምናምን እቤት ነበር ጊዜየን የማሳልፍ እና ያው ከውጭ ይልቅ እቤት መዋልን እመርጣለሁ።

ይህንን ጥያቄ በፊት መልሼ ነበር ግን አሁንም ቢሆን ድጋሚ መመለስ እችላለሁ ሳንቲሞችን ትቆጥባለህ ሳንቲሞችም በፊት ላይ ቆጥብ ነበረ በደንብ አከማቻለሁ፤ እቆጥባለሁ በሳጥኖችን ሰርቼ ምናምን ነገር ሳንቲሞችን በደንብ አስቀምጣለ፤ እቆጥባለሁ ካዝና ነገር ሰርቼ ማለት ነው፤ ያንን የማገኟቸውንም ወስጄ ባንክ ላይ አስቀምጥ ነበር አሁን ላይ ግን ያንን ነገር ማድረግ አውቅሜያለሁ ምክንያቱም አሁን የሳንቲሞቹ ዋጋ በጣም ወርዷል ጭራሹኑ ሙሉ ጥቅም አልባ ለመባል እየተቃረቡ ነው ያሉት። በፊት ላይ ግን ያው ብዙ እቃ ብዙ ነገር የመግዛት አቅም ስለነበራቸው በፊት ላይ በደንብ አጠራቀም ነበር። አሁን ላይ ግን ያ መሆን ስላልቻለ የህግ ሳንቲሞችም ዋጋ በጣም የመግዛት አቅማቸው በጣም ስለተዳከመ አሁን ለመቆጠብ አቁሜያለሁ ማለት ነው። ከእነሱ ይልቅ ጠረጴዛዎችን በደንብ እቆጥባለሁ የወረቀት ብሮችን አስር ብር ሃምሳ ብር መቶ ብር ሁለት መቶ ብር በቃ እንደዛ እያለ ያሉትን ብሮች በደንብ እቆጥባለሁ አሁን ላይ ባንክ ላይም እቤትም ቢሆን አስቀምጣለሁ ለድንገተኛ ካስፈለገኝ እንደዛ እየደረኩኝ አስቀምጣለሁኝ ከዛ ውጪ ግን ሳንቲሞችን በፊት ላይ ነው እንጂ አሁን ሁሌ ቁጠባ አላደርግም።